የጫማ ቁጥርህ ስንት ነው ይላል። የጫማ ቁጥር እኔ በዋናነት ጫማ ቁጥር እንደ ሙዳቸው እንደ ጫማው አይነት ይለያያል። አንዳንድ ጫማዎች ሳይዛቸው ትንሽ ሆኖ ሳይዛቸው ትንሽ ሆኖ ማለት ለምሳሌ ሰላሳ ዘጠኝ ነው እኔ አሁን አርባ ነው የምለብሰው በዋናነት። አርባ ቁጥር ነው የምለብሰው። ግን አንዳንድ ጫማዎች አርባ ሆኖ ሊጠበኝ ይችላል አርባ ሆኖ ሊሰፋኝ ይችላል። እና ሙዳቸው ጠባብ የሚሆን ከሆነ አርባ አንድ እጠቀማለሁ። ሞዳቸው ሰፊ የሚሆን ከሆነ ደግሞ ሰላሳ ዘጠኝ ልጠቀም እችላለሁ ማለት ነው። ስለዚህ በዋናነት በአማካይ የሚጠቀመው የጫማ ቁጥሬ አርባ ሲሆን ሙዳቸው ሰፊ ከሆነ ግን ሰላሳ ዘጠኝ እጠቀማለሁ፣ ሙዳቸው ጠባብ ከሆነ ደግሞ አርባ አንድ ሊጠቀም እችላለሁ ማለት ነው አመሰግናለሁ።

ጨው ብዙ ትወዳለህ? ጨው እንግዲህ ለጤና በጣም አስቸጋሪና መጥፎ ከሚባሉ ነገሮች መካከል አንዱ ነው ያ ማለት ሲበዛ ማለት ነው። ከመጠን ያለፈ የጨው አጠቃቀምም ለጤናችን ለኩላሊታችን ያለውን ከባድ ተጽዕኖ ሁላችንም እናውቃለን ብዬ አስባለሁ። በዚህ ምክንያት ጨው ብወድም እንኳን ከመጠን ያለፈ ጨው መጠቀም ግን ትክክል አይደለም። እንጂ ጨው እወዳለሁ።

ጠዋት ወይስ ማታ ሰው ነህ ይላል የጠዋት ወይም ማታ ሰው ነህ ለማለት ነው። እኔ ብዙ ጊዜ የማታ ሰው ነኝ። የጧት በጣም ጧት ባልነሳ ደስ ይለኛል ማታ ግን ማምሸት እችላለሁ። ችግር የለብኝም እንደውም ብዙ ጊዜ የሚሰሩ ስራዎች ሲኖሩኝ። ሁል ጊዜ ከምተኛበት የምኝታ ሰዓት ከአራት ሰዓት አልፎ እስከ ሰባት እስከ ስምንት ሰዓት ቆይቼ ስራዎችን ጨርሼ የምተኛበት ብዙ አጋጣሚዎች አሉ። እና የማታ ሰው ነኝ።

እጅ መጨባበጥ ትወዳለህ ይላል እጅ መጨባበጥ እንግዲህ አንዱ የሰላምታ መገለጫችን ነው። እና እጅ ስንጨባበጥ ቅርበታችን ግንኙነታችን ይጨምራል። ስለዚህ እኔም ሰውን ሰላምታ በማቀርቡበት ሰዓት እጅ ተጨባብጬ ሰላም ብል ደስ ይለኛል። እና እጅ መጨባበጥ እወዳለሁ

በሩቄ መፍጨት ታውቃለህ የሚል ጥያቄ ተጠይቋል። እንግዲህ እስካሁን የማውቀው የሚፈጨው በዘመናዊ መንገድ ወፍጮና በድንጋይ ወፍጮ ነው የማውቀው። ነገር ግን በዶቄ መፍጨት ታውቃለህ ለሚለው ጥያቄ በዶቄ መፍጨት አላውቅም

በድን ቋንቋ ታምናለህ? በድን ቋንቋ ታምናለህ ለሚለው ጥያቄ በድን ቋንቋ ማለት ይመስለኛል ትርጉም የማታውቅ የምልክት ቋንቋ ለማለት ከሆነ። በድን ቋንቋ አምናለሁ። የምልክት ቋንቋ እንግዲህ ብዙዎቻችን በተለይ መስማት የተሳናቸው ሰዎች የሚጠቀሙበት ቋንቋ ነው። እነሱ በሱ ቋንቋ

መዋኘት ትችላለህ ይላል። አዎ መዋኘት እችላለሁ። ከዛሬ አስር እና አስራ ምናምን አመት በፊት መዋኘት የለመድኩበት ጊዜ ነው። በጣም ከሚያዝናኑኝ ነገሮች መካከል መዋኘት ነው። ስለዚህ መዋኘት እችላለሁ ማለት ነው።

ስሜትህን ፊትህ ላይ ታሳያለህ? በትክክል እኔ በምናደድበትም በምደሰትበትም ሰዓት ሰው በቀላሉ ፊቴን አይቶ መለየትና መገመት ይችላል። እና ፊቴ በቀላሉ ይቀያየራል ስደሰትም ፊቴ ፈካ ይላል ሳዝን ደግሞ ፊቴ። ቶሎ የመሸማቀቅ እና በግልጽ የመለየት ነገር አለ። አመሰግናለሁ